ማታ የምሰማው ድምጽ አብዛኛው ጊዜ እየሰማው መተኛት የሚመቸኝ ድምጽ ቀዝቀዝ ያሉ የድሮም የፍቅር ሙዚቃዎች እየሰማሁ መተኛት ደስ ይለኛል። እንጂ ጫጫታ አይመቸኝም። ሌሊት ላይ በጣም ሀይለኛ ድምጽ ይረብሸኛል።

እኔ የምችለው ቋንቋ የምችል የምችላቸው ቋንቋዎች በጣም ብዙ ናቸው። ከእነሱም በጣም ፍሉዌንት በሚባል ደረጃ ወይም እንደ ኔቲቭ የምንናገረው ቋንቋ ትግርኛ በደንብ እችላለሁ። አማርኛ በደንብ እችላለሁ። ግእዝ በደንብ እችላለሁ እንግሊዘኛ በደንብ እችላለሁ። እነዚህ አራት ቁአንቁአዎች በደንብ አድርጌ መናገርና ማውራት መግባባት እችላለሁ።

የስራ ምግባር ታከብራለህ አዎ በደንብ ነው የማከብረው። የስራ ምግባር በደንብ ነው ማ በሰአት መግባት በሰአት መውጣት እና የተለያዩ የስራው የህግና ደንቦችን በመተግበር ረገድ በጣም ነው የማከብረው። እና ለዛም በስራ ቦታዬ በጣም የተወደድኩና በአለቃዬም የተከበርኩ ነኝ።

በመስመር ላይ ገዢ ነህ አዎ በተለያዩ መስመሮች አሉ አሁን ቴክኖሎጂ ባመጣቸው መስመሮች በሶሻል ሚዲያ በዲጂታል ማርኬቲንግ እ በጣም እገዛለሁ እጠቀማለሁ እና በመስመር ላይ ገዢ ነኝ።

ምን ያህል ጊዜ ወደ ገበያ ትሄዳለህ? ለሚለው ጥያቄ ደግሞ እኔ አብዛኛው በወር አንዴ ወይም ሁለቴ ነው እ የምሄደው ወደ ገበያ። ነጋዴ ነጋዴ ስላልሆንኩኝ ስለ ንግድ ስራ ስላልሆንኩኝ በብዛት ወደ ገበያ አልሄድም። እ በ ወር አንዴ ወይም ሁለት ግዜ ነው ገበያ የሚሄደው። ለኔ የሚያስፈልጉኝን ነገሮችን ለመግዛት

ዶሮ አለህ ዶሮ የለኝም። አሁን ያለሁበት እና ምኖርበት ቦታ ዶሮ ለማርባት አይመችም ማለት። ከተማ ስለሆነ አሁን አሁን እንኳን ዶሮ የለኝም። እየገዛው ነው ምጠቀመው ዶሮ ለበአል ገበያ ሄጄ ነው ምገዛው። እንጂ ዶሮ የለኝም

ስራ ቦታዬ በጣም ቢዚ እና በጣም ሰው የበዛበት የተጨናነቀ በህዝብ ብዛት የተጨናነቀ የስራ ቦታ ነው እና የስራ ቦታዬ እወደዋለሁ በጣም ስራ ይሰራበታል ብዙ ብርም ይገኝበታል እና ስራ ቦታዬ ደስ ነው የሚለኝ።

ሹራብ መስፋት አልችልም። እኔ ሹራብ መስፋት አልችልም ማለት በዛ የስራ ዘርፍ ብዙ ሚባል ችሎታና ብቃት አቅም የለኝም ልምዱም ልምድም የለኝም። እና ሹራብ መስፋት እኔ ምችለው ስራ አደለም።

እኔም አስታውሰው። ጥሩ መምህር አለ። የሂሳብ አስተማሪ አስታውሳለሁ። የፊዚክስ አስተማሪ እናስታውሳለሁ የዘጠነኛ ክፍል በጣም የምወደው አስተማሪ ነበር። ብዙ አስተማሪዎችን አስታውሳለሁ እና ደስ ይለኛል እነሱን ሳስታውስ።

እኔ የምወደው የስፖርት አይነት በብዛት ፑል አፕ ፑሽ አፕ እና ሩጫ አይነቶች የስፖርት አይነቶች እወዳለሁ። ኳስ እንኳን ብዙ አልወድም የእግር ኳስ ብዙ አልጫወትም። ፑሻፕ ፑል አፕ ነው የሚመቹኝ

እኔ የምወደው አትክልት ምንድነው? እንደ ብርቱካን እንደ ሎሚ ያሉ የሚበሉ ፍራፍሬዎች እ ፍራፍሬ አትክልት አይነቶች ደስ ይሉኛል። እ በብዛት እነሱን መንከባከብም እወዳለሁ።